የምትወደው ሽታ ምንድነው? የምወደው ሽታ ምንድነው ብዬ ራሴን ጠይቄ አላውቅም እውነት ለመናገር፣ ነገር ግን አስመ በሽተኛ ስለሆንኩኝ ብዙ የገነኑ የአስም የሽታ አይነቶች ብዙም አልወዳቸውምና ቀለል ያሉ ሽታቸው ብዙ ያልገነነ ግን ጥሩ መዓዛ ያላቸው ማንኛውም አይነት ሽታ ቢሆኑ አልጠላም፣ እወዳለሁ። ለይቼ ግን ይሄንን ነው ሽታ የምወደው ብዬ የምለው የተለየ ሽታ የለም በአጠቃላይ ጥሩ ሽታ የሚባሉ እና ያልገነኑ ሽታዎች ከሆኑ እነዛን ሽታዎች የምወዳቸው ይሆናሉ ብዬ አምናለሁ። እና የምወደው የተለየ ይሄ ነው ብዬ የምለው ሽታ አይነት የለም። ግን በአጠቃላይ የገነነ ሽታ አስም አስሜን የሚያስነሳ ስለሆነ የገነነ ሽታ አልወድም። ግን ቀለል ያሉ ብዙ መዓዛቸው አፍንጫ የማይሰነፍጥ አይነት ሽታዎች ሲሆኑ ይመቹኛል፣ እወዳቸዋለሁ።

ጊዜህን በደንብ ታስተዳድራለህ? ጊዜየን በደንብ አስተዳድራለሁ። ጊዜየን በደንብ አስተዳድራለሁ ብዬ በድፍረት ለመናገር እቸገራለሁ። ነገር ግን ጊዜን በደንብ ለማስተዳደር እሞክራለሁ። በተለይ ከጧት ከተነሳው አንስቶ እስከ ማታ እስከ ምተኛ ድረስ የማደርጋቸውን ነገሮች በተቻለኝ መጠን ከእቅዶቼ ውጪ ያልሆኑ ነገሮችን ላለማድረግ እሞክራለሁ። ነገር ግን ያው በህይወት ውስጥ ያሰብናቸውን ነገሮች ብቻ እያደረግን አንኖርም ስለሆነ ከእቅዶ ውጭ የሆኑ ነገሮች ሲከሰቱ እቅዶቼን አንዳንዴ በማበላሸት ከእቅዶቸ ውጭ የሆኑ ነገሮችን ላደርግ ምችልባቸው ሁኔታወች ይኖራሉ ማለት ነው። በተቻለኝ መጠን ግን በአጠቃላይ ጊዜየን በደንብ ለማስተዳደር ውጤታማ የሆነ ግቡን የመታ ውሎ ለመዋል በተቻለ መጠን እሞክራለሁ። አቅዳለሁ ነገ ይሄን ይሄን ይሄን ባደርግ ብዬ አስቤ አድራለሁ። ከዛ በተቻለኝ መጠን ነገ ደግሞ ያንን ነገር ለማስፈፀም እሞክራለሁ። ውሎየ በአጠቃላይ ይሄንን ይመስላል። በርግጥ ከእቅዶቼ ውጪ የሚከሰቱ ነገሮች ሲኖሩ እንደ እቅዴ የማልሆንባቸው ቀናቶች ሊኖሩ ይቸላሉ ማለት ነው።

የትኛውን ባህላዊ ምግብ ትወዳለህ? የምወደው ባህላዊ ምግብ በጣም የምወደው ባህላዊ ምግብ አብዛኛው የኢትዮጵያ ህዝብ የሚወደው ባህላዊ ምግብ ይመስለኛል ዶሮ ወጥ ነው። እና ዶሮ ወጥ ከባህላዊ ምግብ በጣም የምወደው ምግብ ነው ማለት ነው። እና በጣም የዶሮ ወጥ የዶሮ ወጥ በጣም አፍቃሪ ነኝ ብዬ ማለት ሁሉ እችላለው። ዶሮ ወጥ በጣም እወዳለሁ። ከዶሮ ወጥ ቀጥሎ ደግሞ መረቅ ያለው ጥብስ መረቅ ያለው ጥብስ በጣም እወዳለሁ። በአጠቃላይ የባህላዊ ምግቦች መረቅ ሊኖራቸው የሚችሉ ከሆኑ መረቅ ሲኖራቸው በጣም ደስ ይለኛል። መረቅ ያለው ነገር እወዳለሁ። ፈሳሽ ያለው ነገር ግን ከባህላዊ ምግብ አንደኛ የትኛውን ትወዳለህ? ከተባለ ዶሮ ወጥ አንደኛ ላይ የሚቀመጥ ይኖራል ማለት ነው። ከዛ ከዶሮ ወጥ ቀጥሎ ጥብስ መረቅ ያለው ጥብስ በጣም እወዳለሁ ማለት ነው። አይ ይሄን ይመስላል

ከቡን ቡና ወይስ ሻይ ትመርጣለህ? ከቡናና ከሻይ እ ምንም ጥያቄ የለውም። የሻይ አድናቂ ነኝ እና እ ሻይ እመርጣለሁ ማለት ነው። እ ቡና እ የ ዩኒቨርሲቲ ተማሪ እያለሁ ሞክሬ አውቃለሁ ነገር ግን ለማንበብ ስንል ከሌሎች ከጓደኞቼ ከተማሪዎች ጋር ቡና እንጠጣ ነበር ማታ አምሽተን ለማንበብ ስንፈልግ ማለት ነው። እና እ ቡና ጠጥቼ እንቅልፍ ይዘኝ ነበረ እና በዛ የተነሳ ብዙ የቡና አድናቂ አይደለሁም። እ ቡናም እንድጣጣ አይፈቅዱልኝም ስለነበረ ቤተሰቦቼ አስተዳደጌ ብዙ ለቡና ቅርብ አልነበረም። ነገር ግን ከልጅነቴ ጀምሮ በጣም ሻይ እጠጣ ነበረ ሱኳር የበዛበት ሻይ እጠጣ ነበረ። እና በዚህ የተነሳ እ ሻይ ሻይ በጣም አድናቂ ነኝ ሻይ በጣም እጠቀማለሁ። እ ልጅ እያለሁ እንደውም ገጠመኝ ሁሉ ነበረኝ ሻይ መተው አቅቶኝ። እናቴ ሻይ እንድተው ብላ በጣም ከመጠን በላይ ስኳር ጨምራበት እ በፔርሙዝ አድርጋ ሻዩን እንድትሰጠኝ ጓደኛዋ መክራት ሁሉ ታውቃለች። እና አንገሽግሾኝ ሻዩን እንድተወው በማሰብ ነበር ይሄንን ያደረጉት እና እኔ ግን ሻይ በጣም እወድ ስለነበረ እ ምንም ቢያደርጉ ሻዩን ማቆም አልቻልኩም ነበረ። ከመጠጣት ነገር ግን ያው እድሜ እየጨመረ ሲመጣና እየተለኩኝ ስመጣ አሁን ለሻይ ያለኝ ፍቅር ያኔ በልጅነት እንደነበረው አይነት ፍቅር አይደለም። ካገኘኸው እጠጣለው የማልጠጣበት ጊዜ ደግሞ ብዙ ጊዜ ነው። ግን እ ቢሆንም እ ከቡና እና ከሻይ ሻይ እመርጣለሁ። በአጠቃላይ ከምንም አይነት መጠጦች ሻይን እመርጣለሁ ብዬ አስባለሁ እንደው አሁን ላይ የምጠቀመው ውሃ ብቻ ነው። ውሃ እጠጣለሁ የኩላሊትም ህመም ስላለብኝ ኩል ውሃ እጠጣለሁ። ሻይ ግን በጣም የምወደው መጠጥ ነው። አሁን ብዙ ባልጠቀመውም የምወደው መጠጥ ነው ማለት ነው። ትኩስ መጠጥ ነው።

የምትወደው ስፖርት ምንድነው? የምወደው እስፖርት እግር ኳስ ነው። አንደኛ በዋናነትም የምከታተለው የስፖርት አይነት እግር ኳስ ነው። ከእግር ኳስ ውጪ ግን የምወዳቸው የስፖርት አይነቶች አሉ። ለምሳሌ ባስኬት ቦል ባስኬት ቦል አወዳለው ነገር ግን። በዋናነት በጣም የምወደው የስፖርት አይነት እግር ኳስ ነው እግር ኳስ በጣም እከታተላለሁ። ከእግር ኳስ ቡድን ደግሞ የማንችስተር ዩናይትድ አድናቂ ነኝ። አሁን ያለበት ሁኔታ ብዙ ቢያሳዝነኝም ግን እንደዚህም ሆኖ እግር ኳስን እከታተላለሁ። እና ከስፖርቶች ውስጥ የምወደው የስፖርት አይነት እግር ኳስ እግር ኳስ ነው። በዛ ደግሞ እኔም ለጤንነት ሰውነት ለመገንባት የሚሆኑ የስፖርት አይነቶችን አወዳለሁ። ነገር ግን ራሴ ካለውበት ሁኔታ አንፃር ያንን ለራሴ ማድረግ ባልችልም። ለጤንነት የሚጠቅሙ የስፖርት አይነቶች ሰውነት ለመገንባት የሚሆኑ የስፖርት አይነቶችንም አወዳለው። በተለይ ልክ እንደ ካሊስትኒክስ ያሉ የስፖርት አይነቶችን በጣም እወዳለሁ። ብቻ በአጠቃላይ የምወደው የስፖርት አይነት እግር ኳስ ነው ብል ይቀለኛል እግር ኳስ በጣም እወድለሁ። የእግር ኳስ አድናቂ ነኝ ማለት ነው።

የስራን ጊዜ ገደብ ታስተካክላለህ? አዎ በደንብ አስተካክላለሁ። ጠዋት ተነስቼ ማታ እስከምተኛ ድረስ ያለውን የሰዓት አጠቃቀሜን በተቻለ መጠን ማወቅና ማስተካከል እመርጣለሁ። በዚህም የተነሳ ምን እንደምንሰራ ምን ሳደርግ እንደምዉል በተቻለኝ መጠን እቅድ አውጥቼ በዛ እቅድ መሰረት ለመንቀሳቀስ እሞክራለሁ። በዚህም የተነሳ የ ስራዬ ግዜ ገደብ ይኖረኛል። ይሄን ያህል ሰዓት በቀን ብሰራ ብዬ የማስበው የማቅደው ይኖራል። ከዛ ያንን የግዜ ገደብ ለማሳካት በተቻለኝ መጠን እምክራለው። ነገር ግን ያው አንዳንዴ እንዳሰብነው አይሆንም ስለምሆን ይሄን ያህል እሰራለሁ ብዬ ካሰብኩት አንፃር አንዳንዴ በታች ሰርቼ ራሴን ላገኘው እችላለሁ። አንዳንዴ ጊዜ ደግሞ ከ አሰብኩት በላይ በደንብ ሰርቼ የስራ ጊዜ ገደቤን የስተካከልኩትን አሳክቼ የምዉልበት ቀናቶችን አሉ በአንጻራዊነት ማለት ነው። እንደ አጠቃላይ ግን የስራ ጊዜ ገደብ እቅድ ይኖረኛል ያንን ያስተካከልኩትን የስራ ጊዜ ገደብ በመጠቀም ለመንቀሳቀስ ቀኑን እንደዛ ለማሳለፍ ነው። እሞክራለሁ ማለት ነው። በጠቃላይ

መስኮትህን ክፍት ትተዋለህ? ይሄ ጥያቄ እንደ ሁኔታው የሚወሰን ነው የሚሆነው መስኮቴን ሁሌ ክፍት አልተወውም ነገር ግን እንደ ሁኔታው ለምሳሌ አየሩ ሞቃታማ ከሆነና አየር እንዲገባ ከፈለኩኝ መስኮቴን ክፍት ልተወው እችላለሁ ወይም ደግሞ ለምሳሌ ቤት ውስጥ ጥሩ ያልሆነ አየር ወይም ሽታ ካለ እና ያንን አየር ወይም ሽታ ለማስወገድ ከፈለኩኝ መስኮቴን ክፍት ልተወው እችላለሁ ነገር ግን መስኮቴን ዝም ብዬ ያለ ምክንያት ክፍት አልትወዉም። አስፈላጊ ሆኖ ሳገኘው ብቻ ክፍት እተወዋለው ማለት ነው። በርግጥ እኔ ያለሁበት አካባቢ ሞቃታማ አካባቢ ስለሆነ አብዛኛውን ጊዜ ቤት በመቀመጥበት ሰዓት መስኮቴን ክፍት አድርጌ ለመቀመጥ እሞክራለሁ። ምክንያቱም መስኮቱ ሲዘጋ ቤቱ በጣም ስለሚሞቅ እና የመታፈን አይነት አየር ሁኔታ ስለሚኖረው ያንን ለመከላከል ስል መስኮቴን ክፍት ተወዋለሁ ማለት ነው። እና አጠቃላይ ይህን ይመስላል መስኮቴን ክፍት የምተውበት ምክንያት እና ሁኔታው ይሄንን ይመስላል ማለት ነው።

ስልጠና ትወስዳለህ? አሁን ስልጠና እየወሰድክ ነው። ለማለት ከሆነ። አሁን ላይ ስልጠና እየወሰድኩኝ አይደለም። ማለትም በውጭ ሰዎች ያዘጋጁት ስልጠና እየተሳተፍኩኝ አይደለም። ግን በአጠቃላይ ስልጠና ትወስዳለህ ወይ ፍቃደኛ ነህ ወይ ከሆነ ጥያቄው? አመስልጠና ለመውሰድ ፍቃደኛ ነኝ። ምንም ችግር የለብኝ ስልጠና ለመውሰድ። ወይም ደግሞ ለምሳሌ ስልጣና ትምህርት እየወሰድክ ነው ውይ ከሚል ከሆነ? አዎ በቤቴ ውስጥ ሆኜ የተለያዩ የሙያ አይነቶችን ራሴን ለማስተማር እያሰለጠንኩኝ ትምህርቶችን እየወሰድኩ እገኛለሁ ማለት ነው። በአጠቃላይ እና ስልጠና ለመውሰድ ፈቃደኛ ነኝ። ራሴን በራሴ የተለያዩ ስልጠናዎችንም እየሰጠሁ እገኛለሁ። የተለያዩ ማህበራዊ ሚዲያዎችን በመጠቀም ትምህርታዊ የሆኑ ነገሮችን በመጠቀም ስልጠናዎችን እየወሰድኩ ራሴን ለማሰልጠን ራሴን ብቁ ለማድረግ ከጊዜው ጋር አብሮ ለማዘመን እየሞከርኩብኝ እገኛለሁ ማለት ነው።

የስራ ምኞቶችህ ምንድን ናቸው? ምኞቶቼ ምን ምንድነው መስራት ምትፈልገው? መስራት ለመ ምትመኛቸው ስራዎች ምንድን ናቸው ከሆነ። በጣም ብዙ ስራዎችን መስራት እመኛለሁ። አንድ ይሄ ስራ ብቻ ነው የምለው። ስራ የለም ግን በአጠቃላይ በዋናነት ሳስበው። በጣም ከ ካሉት ስራዎች ውስጥ ብሰራ ብዬ የምመኘው ስራ። የእርሻ ስራ ነው። እና ወደፊት እግዚአብሔር ቢፈቅድና ነገሮች ቢመቻቹ። ዘመናዊ ገበሬ ብሆን ብዬ ማስብ ሰው ነኝ እና። የስራ ምኞቶቼ ውስጥ በጣም ትልቁ ቦታ ያለው። እና ብሆን እና ቢመቻች ቢሳካ ብዬ ከምላቸው የስራ ምኞቶች ውስጥ አንዱ የግብርና የእርሻ ስራ ነው ማለት ነው። እና በርግጥ ይሄ ብቻ ነው ማለት አደለም በጣም ብዙ መስራት ማስባቸው የስራ ሀሳቦች የስራ ምኞቶች አሉ። ነገር ግን ከጊዜው ከሁኔታዎች እና እኔም ካለሁበት የአቅም ሁኔታ አንፃር። እንደ ምኞት የሚያዙ እንጂ። ገና በእቅድ ደረጃ ላይ ያሉ ግን ያልተጨመሩ ብዙ የስራ ምኞት ሀሳቦች አሉኝ። እና ነገሩን ስንጠቅልለው። ከስራ ምኞቶቼ ውስጥ በጣም ትልቁን ቦታ የሚይዘውና በጣም ሁሌም የምመኘው ነገር የእርሻ ስራ የግብርና ስራ ነው። እግዚአብሔር ፈቅዶ ደግሞ በቅርቡ ያንን እንደምጀምር ምንም ጥርጥር የለኝም። እንደማሳካው እርግጠኛ ነኝ። በቅርቡ እንደሚሆን አምናለሁ ማለት ነው።

ሌሎችን መርዳት ትወዳለህ? እሄ ጥያቄ ትንሽ ከበድ የሚል ይመስለኛል ምክንያቱም በኛ ሀገር እኔ እንደዚህ ነኝ እኔ እንደዚህ ነኝ ብሎ ማለት ያልተለመደ ባህል ነው ባህሪ ነው እና እኔ ግን ብዙም እዚህ ነገር ላይ ማካበድ አልወድም ከሆንኩ ሆንኩ ማለት እፈልጋለሁ ካልሆንኩ ደግሞ ያልሆንኩትን አደለሁም ብዬ ማለት እፈልጋለሁ እና አዎ ሰዎችን ሌሎችን ሰዎች መርዳት ያስደስተኛል። እና እእዕ ነገር ግን ሰዎችን ስረዳ እነዛ ሰዎች እውነትም የኔ እርዳታ የሚያስፈልጋቸው አይነት ሰዎች ናቸው ወይስ አይደሉም? ስንፍና ነው እርዳታ ፈልገው የመጡት በስንፍና የተነሳ ነው ወይስ? እውነትም የኔ እርዳታ ያስፈልጋችኋል? የሚለውን ጥያቄ እጠይቃለሁ በመጀመሪያ ደረጃ ከዛ ደግሞ እኔስ? መርዳት እችላለሁ ወይ? ራሴን ጎድቼ ራሴን እንትን ብዬ መርዳት አልፈልግም እእእ ነገር ግን ራሴም እየኖርኩኝ ራሴን ሳልጎዳ እነዛን ሰዎች መርዳት የምችልበት ሁኔታ ካለ ለመርዳት እሞክራለሁ ማለት ነው። እና ሌሎችን መርዳት አዎ ያስደስተኛል ማለት ነው።